መስመር ላይ ቪዲዮ ትመለከታለህ ነው የሚለው በመስመር ላይ ቪዲዮ እመለከታለሁ አልፎ አልፎ ብዙን ጊዜም ባይሆንም አልፎ አልፎ። ቪዲዮ እከታተላለሁ። ቲክታክ እከታተላለሁ። እንደውም በሌሎች የማህበራዊ ሚዲያን ተጠቅሜ በመስመር ላይ ቪዲዮ እከታተላለሁ። አልፎ አልፎ ብዙም ሁል ጊዜ ባይሆንም አልፎ አልፎ እከታተላለሁ።

የጧት እለታዊ ተግባራችሁ ምንድነው? ነው እንግዲህ ጧት ቤት ውስጥ ያው ሁል ጊዜ ከማኝታ እንቅልፍህ ተናስተን ፊታችን እጃችን ታጥበን ስፖርት ስፖርታዊ እንቅስቃሴ እናደርጋለን እንደዛ ቁርስ መስራት ነው። ከዛ ዋናው መስሪያ ቤት ደግሞ ያው ሁል ጊዜ ስራዎችን ይለያያሉ በየቀኑ እንሰራለን። ግን ቤት ውስጥ ልጆችን እናስተናግዳለን ቁርስ እንጠቀማለን

ዛሬ የአየር ሁኔታ እንዴት ነው? ነው የአየር ሁኔታ በእኛ አካባቢ ፀሀያማ ነው። ዳመናም የለም። ፀሀያማ አየር ነው ያለው ትንሽ ንፋሻማም አይነት አለው በፀሀያም መሆኑ ዳመና የለም። ግን ጠዋት ጠዋት ላይ ቅዝቃዜ አለ ማታ ማታ ላይ ደግሞ ቀዝቀዝ ይላል። ቀን ደግሞ ትንሽ ይሞቃል። ያለንበት አካባቢ ስለዚህ ፀሀያማ የአየር ሁኔታ አለ

በየትኛው መተግበሪያ መልእክት ትልካለህ ነው? በብዙ መተግበሪያ መልእክት እልካለሁኝ አንደኛ በጂሜል መልእክት እልካለሁ። ሁለተኛ በፌስቡክ እልካለሁ። ሶስተኛ በቴሌግራም በኢንስታግራም እንዲሁም ደግሞ በዋትሳብ በኢሞ። በሊንክድ በእነዚህ ሁሉ መልእክቶችን ለጓደኛ በስራም በኢሜል ለስራም ሁኔታ በኢሜል ካለው በተለያዩ የመሃራ በማህበራዊ ድህረ ገጾች መልእክት እልካለሁ።

ፀሀይ ፀሀይን ስትጠልቅ መመልከት ትወዳለህ? ያው ደስ ይላል እንደውም ወደ ምሽት አካባቢ ስሄድ ፀሀዋ እየጠለቀች ሳይ ደስ ይላል። የሆነ ወደ ቀይነት ትቀየራለች የሆነ ዳመናው የሆነ ወደ ቀይነት ይቀየራል። ሙሉ ሙሉ እንትኗን አያለው። ብርሃን እንጂ ፀሀይ ጨረር የለውም። እና እወዳለሁኝ መመልከት ብዙ ጊዜ እወዳለሁኝ። አያለሁ

ትጠቀማለህ ወይ? አዎ በትክክል ብዙን ጊዜ በቃ ለጥሩ መረጃዎችን ለመውሰድ ስልክ ካሜራ እጠቀማለሁኝ አነሳለሁ መረጃ ለመረጃ እንደውም ደግሞ ፎቶም እጠቀማለሁ። የጓደኞቼን የኔን የልጆቼን የተለያዩ ደግሞ አንዳንድ ጊዜ ወደ ተራራማ ሸለቋማ አካባቢ በምንሄድ ሰዓት ለትውስታ ያክል የሚነሱ ነገሮች አሉ። በካሜራ እና እነዛን ነገሮች እጠቀማው አዎ የስልክ ካሜራዬን እጠቀማሉ።

ዋና ሀላፊነት ኢች ምንድነው? እኔ መምህር ነኝ አስተማሪ ነው ሀላፊነቴ ልጆችን ማስተማር ነው። እንደገና ዲፓርትመንት ሄድ የሂሳብ ትምህርት ክፍል። አንዳንድ ጊዜ ደግሞ የክበባት ሀላፊ እሆናለሁኝ። እና ቤትም አስተዳደር አለ ቤት አስተዳዳሪ ነኝ። እና እነዚህ ሁሉ አሉ ብዙ አሉ ያው ከሰአት አንፃር ብዙ ሀላፊነቶች አሉብኝ

ነው? ከየት ታገኛለህ ነው የሚለው ዜናውን እንግዲህ ከተለያዩ ጋዜጠኞች አገኛለሁ። ከራዲዮ አገኛለሁ እንዲሁም ደግሞ ከመንግስት ከመንግስት እንትኖች ሚዲያዎች አገኛለሁኝ። እንዲሁም ደግሞ የተለያዩ የሰማ አካል ከጓደኛ እሰማለሁኝ። የግል ሚዲያዎችም አሉ ኢቤኤስ ቢቢሲ ከእንደነዚህ አይነቶች መረጃ አገኛለሁ ዜና አገኛለሁ

ድንጋይ ስብስብ ታደርጋለህ ወይ? አዎ ለተለያዩ ተግባራት ለማዋል ድንጋይ ሰበስባለሁኝ አደርጋለሁ። ምክንያቱም ለአጥር ይሆናል። ድንጋይ ለተለያዩ ለቤት መስሪያ ይሆናል። እንዲሁም ደግሞ ለተለያዩ መተግበሪያ ለውሃ ልክ መውጫ ስለሚሆኑ እነሱን ድንጋይ ሰበስባለሁ።

ምን ያህል ጊዜ ስብሰባ ታደርጋላችሁ? ነው እንግዳ አልፎ አልፎ ራዊ ስብሰባዎች አሉ ሮብ ሮባዊ በየሶስት ወሩ እንሰበሰባለን ምን በየ በሴሚስተር እና በአመት እንሰበሰባለን አስቸኳይ ጉዳይ ካለ ደግሞ በሳምንት የምንሰበሰብበት ጊዜ አለ እና በዛን ጊዜ ውይይት እናደርጋለን እንሳተፋለን ስለዚህ አልፋ አልፎ እንግዲህ በእነዚህ ጊዜያቶች ስብሰባ እናደርጋለን እንደው በወር ውስጥ ቢያንስ ሶስት ጊዜ አራት ጊዜ እንሰበስባለን ከዛ በየ

በየትኛው ቀን ወደ ገበያ ትሄዳለህ ነው? ብዙን ጊዜ ከተማ ቦታ ስላለን ገበያዎች ብዙ ጊዜ ይካሄዳሉ። ግን በአብዛኛው ገበያ የሚካሄድባቸው ቀናቶች አሉ። ሰኞ ቀን ሀሙስ ቀን ቅዳሜ ቀን። በተለይ እነዚህ ቀናቶች ገበያ የሚካሄድባቸው በብዛት ሰፋ ያለ ገበያ ከዛ ውጪ ግን ከተማ ቦታ ላይ በማንኛውም ሰዓት ገበያ ስላለ። በማንኛውም ውስጥ በተመቸ ሰዓት ገበያም መሄድ እችላለሁ አደርጋለሁ እና እሄዳለሁ።